ከ ስራ ባልደረቦቼጋ ሀሪፍ የሚባል ግንኙነት አለኝ። ሁላችንም አንድ ቤተሰብ ነው ምንተያየው። ምክንያቱም ነጋ ጠባ። ፍቅር በቃ ፍቅር በሆነ መንገድ የሚያሳይ ነገር ነው። ምንሰራው የምንወያየው ችግሬን እነግራቸዋለው ችግራቸውም ይነግሩኛል

የስራ ጊዜ በጣም አሪፍ ነው። ጠዋት ሁለት ሰዓት ስራ ይጀመራል አንድ ሰዓት ተኩል ቢያንስ ሃያ ደቂቃ ቀድሜ እገባለው። ወደ ኦፕሬሽኑ ሲገባ ሁለት ሰዓት ጀስት ከስተመር ማስተናገድ እንጀምራለን። ከጓደኞቼ ጋር ስላምታውቅ ቡና ጠጥቼ ሁለት ሰዓት ጀስት ስራዬን እጀምራለሁ በቃ ይሄው ነው።

አቧራ ችግር ይፈጥርብኛል። ፊቴ ሲያልበኝ ፊቴ ላይ እንደ ቫዝሊን ይንደበለላል እጠቁራለሁ እና ሰልፋፊ ላይ አይሰማኝም ደግሞ እንደ አላርጅክ ነገር ይመስለኛል አይኔን ትንሽ ይበላኛል ይቆረቁረኛል። ስለዚህ አቧራ በጣም ነው የምጠላው መነፀር እጠቀማለሁ።

እንደዚህ ሆን ብዬ የምወደው ሬስቶራንት የለኝም። በርግጥ ግን አታክልት ነክና ስጋ ነክ ነገር ያለበት ይመቸኛል። ምክንያቱም ሁሉ ነገር አርፍሬሽ ስለሆነ ደግሞ ለምሳሌ ፍሬሽ ፉድ የሚባሉ ነገሮች በጣም ይመቸኛል። ስለዚህ አብዝቶ እንትን የምወደው ሬስቶራንት በአቅራቢያዬ ከተገኘ ጥሩ ምግብ ይስሩ እንጂ እንደዚህ ፎከስ አላደርግበትም ግን እንደዚህ ሰሌክት ከሆነ ሸራተን ትሪአንግል ኦርቢት ካው ፓትራ እንደዚህ አይነት የተመሳሰሉ ሬስቶራንት ይመቹኛል። ኤምኤም ካፌ እንደዚህ ነገሮች ይመቹኛል በበለጠ ግን እንደዚህ መርጬ የምጠቀመው እንትን የለም። ስለዚህ ሁሉም ሬስቶራንት ያው ጀስት ለኔ ጥሩ ምግብ ይስሩ እንጂ ይመቸኛል። እንደዚህ ነው በቃ

ላፕቶፕ የለኝም ላፕቶፕ እውነት ለመናገር ይሄንንም ስራ ስሰራ አንደኛ ላፕቶፕ ለመግዛት ነው። በርግጥ መጀመሪያ ላይ ነበረኝ። ግን ትንሽ ሲቸግረኝና ትንሽ አልፋ እድሜ ላይ ስለሆንኩ ሸጥኩት እንጂ። ስለዚህ ይሄ ስራ ልክ እንደተከፈለኝ ክፍያው እንደደረሰኝ። አንደኛ ላፕቶፕ ወይንም ፒሲ ወይንም ፐርሰናል ኮምፒውተር ግዴታ ነው። መግዛት ለምን? ብዙ የኦላይን ስራዎችና የተለያዩ እንትኖች መጠቀም ስለምፈልግ። ግዴታ ነው ላፕቶፕ ለአንድ ሰው ያስፈልጋል። ደግሞም ተቀጥሬም ተቀጥሬም ስለምሰራ ልክ ከስራዬም አኳያ ያስፈልገኛል። ስለዚህ ፒሲ መግዛት ግድ ይላል ማለት ነው። ፒሲ መግዛት ግድ ይላል ይጠቅማል ለሁሉም ነገር። እና ዶክመንትም ለማስቀመጥ

ቡና መፍጨት ፈጭቼም አውቃለሁ። በኦልድ ደግሞ ወይንም ደግሞ በማንዋል በሙቀጫም ወቅጬ አውቃለሁ። ቡና ግን ያው ባለትዳርም ስለሆንኩ በቡና መፍጫ በማሽን ፈጫለሁ እቆላለሁ እቪንም እጠጣለው። ቡና ደግሞ ሲፈላ እና ሲወቀጥ ወይም ደግሞ ሲፈጭ በጣም ደስ ይላል። የበለጠ ቤቱን ያሞቃል ደግሞ እትዮጲያዊ እንደመሆናችን የቡና ሴሪሞኒ ስላለን ቡና የማይችል ሰው አለ ብዬ አላስብም። ምክንያቱም የፈለገ ነገር ቢሆን ባይጠጡ እንኳን እንግዳ ሲመጣ መፈላቱ አይቀርም። ስለዚህ ቡና ለሁሉም ሰው መፍጨት ይችላል ብዬ ነው የማስበው። በተረፈ ቡና ሳይበዛ አልፎ አልፎ ሚስትም ማአገዝ መፍጨትም አሪፍ ነው። እንደዛ ነው አመለካከቴ።

ቅጽል ስም አለኝ። ብዙ ነው ያለኝ ግን እናቴ መሳይ ጌታ መሳይ። አባቴ ሀለትያ ትለኛለች። ግን ጓደኞቼ የተለያዩ ስሞች። አውጥቶልኛል ሙሉ ስሜ ጌታሁን ነው። ግን ልጆች የሚጠሩኝ ጌች ይሉኛል ጌቲክስ ይሉኛል። ዋይጂ ይሉኛል ይሄ ሁሉ እንግዲህ የ ቅጥያ ስሜ ወይ ደግሞ ናይኪንስ የ ቅጥያ ስሜ ነው። ይሁን እንጂ ሰው እንደተመቸው ወይንም ደግሞ እንደቀረብከው ላይ ቆመው የሆነ ነገር። ወይ ደግሞ ቅጥያ ስም ያወጣልሃል ለምሳሌ ዶርም ላይ። አዲስ ስትሆን ባረከው ሪኣክሽን ሊያወጣልህ ይችላል። በምታደርገው በአነጋገር ወይ ደግሞ ካከበ ከመጣህበት አካባቢ አንፃርም ቅጥያ ስም ሊኖር ይችላል። ቅጥያ ስምም አለ። ማንኛውም ሰው ደግሞ ቅጥያ ስም አለው ብዬ ነው የማስበው። ያው ህፃኑን ቢያንስ አቢቲ ባባ ፍላወር ቡቾ ቾምቤ የመሳሰሉት እንግዲህ ይሄ ሁሉ ቅጥያ ስም ነው። ማንኛውንም ሰው ደግሞ ቅጥያ ስም አለው ብዬ ነው የማስበው እኔ

አዎ ስራዬ በጣም አድካሚ ነው። ማለት እንደዚህ የጉልበት ስራ ባይሰራም በአእምሮ ነው የምሰራው። በአእምሮ ስለምሰራ አእምሮ ደግሞ ከደከመ ማሰብ ወይ ደግሞ ማስተዋል ያንሳል። ከዚህ አንፃር ያው ዞሮ ዞሮ ማንኛውም ስራ የራሱ ድክመት አለው የራሱ ደግሞ ጥንካሬ ጎን አለው። ማንኛውም ስራ ደግሞ የሚያደክም ያድክማል በቃ የፈለገ ኢቭን ለምሳሌ ጭፈራ ወይም ደግሞ ሰለብሬሽን ማድረግ መደሰት ነዋ። አንተም ተደሳች ስትሆን ጨፍረህ ጨፍረህ ታበቃለህ። ካለህ ደግሞ አንተም ይደክምሃል። አስጨፋሪ ከሆንክ ወይም ደግሞ መድረክ ላይ ወተህ የምትጫወት ከሆነ። እሱ ለስራ ሆኖ ስለምሰራው የሆነ የተወሰነ ሰዓታችን ነው እንጂ ያደክማል ዞሮ ዞሮ የለ ሰው ልጅ። ጭንቅላትን ማደስ ወይ ደግሞ በቂ እረፍት ማድረግ ሰውነት እንዳይዝልና ሰውነት ፍሌክሰብል ሆኖ ወይም ደግሞ ተፈታቶ እንደሚስተካከል ይሄ እንደሚሰራ እንደሚታዘዝ ያደርጋል። ሁሉም ስራ ደግሞ ሳይበዛ ሀሪፍ በሆነ መልኩና ስፖርት የአካላዊ የእንቅስቃሴ እያረክ ቢሰራበት አሪፍ ነው። እኔ ደግሞ ከሆነ ስራዬ አዎ አድካሚ ነው እንደዛም ሆኖ ግን ያው እግዚአብሔር ይመስገን። አነሰም በዛም እየኖርን ነው ስለዚህ ማማረር አያስፈልግም ብዬ ነው የማምነው። ይሄን ነው እንግዲህ እኔ የምለው እንደ አንድ ሰው ያው ስራ ሁሉንም ሰው ስል የሚያደክም እኔንም እደክማለሁ እንደ አንድ ሰው ስጋ ነኝ ስጋ ለባሽ ስለሆንኩ እደክማለሁ። ስራ አዎ አድካሚ ነው ነው መልሴ ማለት ነው።

አዎ ማንቂያ ሰዓት እጠቀማለሁ። ምክንያቱም ቀን ደክሜ ነው የምውለው ደንብኛ አገልጋይ ነኝ ወይ ደግሞ ከስተመር ሰርቪስ ኦፊሰር ነኝ ቢያንስ ከብዙ አይነት ሰው ጋር ነው የምገናኘው የስራውን ባህሪ እንደዛ ነው የተለያየ ሰው ባገኘ ቁጥር የተለያየ ሪአክሽን ነው። የተለያየ አስተሳሰብ፤ የተለያየ አመለካከት፤ የተለያየ ፍላጎት ያላቸውን ሰዎች ነው የምታገኙት። እነዚህን ሁሉ ነው እንግዲህ አንድ ጋር እንትን ብለህ አቀናጅተህ የምትለው ጭንቅላትህ ስለሚዝል ግዴታ ደግሞ ገልበት ብቻ ሳይሆን ቅድምም ተጠይቄ ነበረ። ጭንቅላት ትንሽ ሪላክስ ካልሆነ ወይ ደግሞ ንጹህ ሰላም ካልተሰማ ሰውነትም ይዝላል። አይምሮ ሲደክም ነው እንግዲህ አሁን እንቅልፍ የሚመጣው። ስለዚህ ቀን ተኛለሁ። ቀን ደግሞኝ በተኛው ጊዜ ላልነቃ እችላለሁ። አንዳንዴ ደግሞ ስራ ለመስራት ማታ ማታ የማመሽበት ሰዓት አለ። በዛ ወቅት ደግሞ እንቅልፌን ሳልጠግብ ስላ እንትን ስ የስራ ሰዓት ይጎድልብኛል። ወይ ደግሞ ይረፍድብኛል። ስለዚህ ግዴታ ሰአቴን አጠቃቅሜ ማንቅያ እጠቀማለሁ። ችሎ እንደዛ ፐርፌክት ሆኖ የምንነሳ ሰው ብራቦ ሀሪፍ ነው። ግን ሰውነቱ የሚዝል ከሆነ ማንቂያ ደወል መጠቀም ግዴታ ነው። እንደራሴ እኔም እጠቀማለሁ። ዝም ብሎ ገምግሞ ማንኛውም ሰው እንዳይረፍድበት የስራ ጫና ወይ ደግሞ ከስራ ቦታ እንዳይበላሽበት ጉዳዮች አሉ ብዬ አስቤ አላስብም። ስለዚህ ማንቂያ እንደራሴ እንደግል እጠቀማለሁ።

የስልክ ካሜራ እጠቀማለሁ። ምክንያቱም እንግዲህ ብዙ ነው አንደኛ ለማስታወሻ ለማስቀመጥ ወይ ደግሞ ማረጋገጫ ለመያዝ ወይ ደግሞ ነገሮችን ቬሪፋይ ለማድረግ ከዚህ አንፃር ለተለያዩ ነገሮች ትጠቀማለህ ካሜራ። ካሜራ ደግሞ አሁን አሁን ላይ በዚህ ትውልድ ወይም ደግሞ በዚ ጀነሬሽን በጣም ወሳኙ ነገር ነው። ምክንያቱም የሰው ልጅ ሶሻል ሚዲያ ተጠቃሚ ነው። ሶሻል ሚዲያ ደግሞ አሁን በካሜራ ነው እንግዲህ ሁሉ ነገር የሚሰራው ሆኖም አልፎ ተርፎ ካሜራ በጣም አስፈላጊና ወሳኙ ነገር ነው። ካሜራ አንዳንድ ሰው ትጠቀማለህ ወይ አዎ አጠቀማለሁ። ምክንያቱም እኔ ያን ያህል ሶሻል ሚዲያ ተጠቃሚ ባልሆንም ስራዬ ካሜራ እንድጠቀም ያደርገኛል ምክንያቱም አንዳንድ መረጃዎችን ከከከደ ከደምበኛ ጋር አግሪመንቶችን ስፈራረም ወደ ሲስተም ለማስገባት ወይንም ሊንክ ለማድረግ በፎቶ አንስቼ ነው ኢዲት የማረገው። ከዚህ በተረፈ ደግሞ ዘመኑ ይህ ዘመን የመጨረሻ እጅ ባለ ነገር ላይ ብር የመስራት ወይ ደግሞ ነገሮችን እንደ መረጃ ለማስቀመጥ። የቤተሰብ እንትን ማስታወሻ በማስቀመጥ ረገድ ይሄ ትውልድ አስፈላጊ ነው። ካሜራ መጠቀም ድሮ ድሮ ላይ ካሜራ መጠቀም እንግዲህ ከጎረቤት ካለው ነው ለዛውም የሀፍታም ሰፈር ከሆንክ። ካልሆነ ደግሞ ካሜራ ተከራይተህ በትልቅ ብር ለዛውም አቅማም ከሆንክ ነው ያ ራሱ የሚደረገው። ከዛ በተረፈ እንግዲህ ካሜራ ሁሉም ሰው በዚህ ጀነሬሽን ይጠቀማል ድሮ ድሮ ላይ ግን ሁሉም ሰው አይጠቀምም። ምክንያቱም ዝም ብሎ የሚሰየም የሚገኝ አክሰስ አይደለም ወይ ደግሞ የምሉም የሚገኝ እንትን እቃ አይደለም። ያለው ሰው ወይ ደግሞ አቅማሚ የሆነ የሆነ ደግሞ ሀፍታም ያ የሆነ ሰው የሚያገኝበት አጋጣሚ ነው። ስለዚህ በዚህ ጀነሬሽን ወይ ደግሞ በዚህ ትውልድ ካሜራ የማይጠቀም ሰው የለም ብዬ አላስብም። ምክንያቱም ስማርት ስልክ እጁ ላይ ካለ ካሜራ የማይጠቀምበት ምክንያት እንትን አለ ወይ ደግሞ ራሱን እንደዚህ ራሱ ካሜራ እንትን ባይኖረው አንድ ነገር ሲከሰት ወይ ደግሞ ነገሮችን እንትን ለማድረግ ካሜራ ግዴታ ይጠቀማል

በቤት ውስጥ ወይስ በውጪ መሆን ትመርጣለህ ለሚለው? እኔ ቤት ኮንፈርት ይሰማኛል። ምክንያቱም ከቤተሰቦቼ ጋር የማሳልፈው እያንዳንዱ ደቂቃ እና እያንዳንዷ ሰዓት ለኔ ትልቅ ትርጉም አለው።

ጥላ ወይስ ፀሀይ ትመርጣለህ ለሚለው ሃፍ ሃፍ ነው። ምክኛቱም ግን ለመስራት ከሆነ ያው ጥላ ነው የሚመረጠው ግን የፀሀይ ብራይ ፀሀይ ብርሃን እንዳይነካኝ ማለት አይቻልም። ለምን አንደኛ ከሀገራችንም እንደዛ ልንፈላሰፍ ወይ ደግሞ ልንደላቀቅ ፀሀይ እንዳይነካኝ ብትል ራሱ ፀሀይ የማይነካበት አጋጣሚ ይልቅ ፀሀይ የሚመታህ አጋጣሚዎች ይበልጣሉ። ለምን የሀገራችን ኢኮኖሚ ሁኔታም እና እንደሚታየውም አብዛኛው በጸሃይ የተከለለ ወይም ደግሞ የተሸፈነው። ሆኖም ግን ፀሀይ ይልቅ ጥላ ይመርጣል ፀሀይ በጣም ከሆነ በራ ይበዛል በራ በዛ ማለት ደግሞ የተፈጥሮ እጽዋቶች ወይ ደሞ አረንጓዴዎች ለኛ አየር የሚለግሱ አይኖሩም ማለት ነው። ልክ እንደ ዱባይ አሸዋ ወደ ብር ቀይረን መውላታችን ነው ለምን? እንጨት በጣም አስፈላጊ ነው። ግን ለሰው ልጅ ያው ፀሀይ የተወሰነ ነው የሚያስፈልገው። የበለጠ ደግሞ ያው ጥላ ያስፈልጋል ያው ጥላ ከተነሳ እንግዲህ በቤት ብቻ ሳይሆን በእጽዋትም መጥለል ስላለ እንድ አንድ ሰው። ምን ትመርጣለህ ጥላ ወይስ ፀሀይ ትመርጣለህ? ለሚለው እንደራሴ ጥላ ሰባ አምስት ፐርሰንት ፀሀይ ሃያ አምስት ፐርሰንት ነው የምለው ማለት ነው።

ብዙ ሳህኖችን አዘጋጃለው። ይሳዬ ባህሪም በጣም መረጃ ከመሰብሰብ ወይ ደግሞ እራስን ከሪስክ ከመጠበቅ አንፃር እያንዳንዱ የምታረገው ነገር። መረጃ ትሰበስባለህ። ልምን መሰለህ? አንድ ሰው ያው ስራው። የደንበኛ አገልግሎት ላይ ነው ብር አወጣለሁ አስገባለሁ። እያንዳንዷ ውጪ ቮቸር አለው ወይ ደግሞ ስሊፕ አለው። እያንዳንዱ ገቢም እንደዛ አለው። አንድ ሚስቴክ እንዳይፈጠር ከስራዬም እንዳልፈናቀል እና ወደፊት እዛ ውስጥ የመቆየት አሎናዬን ለማረጋገጥ ያክል። በጣም መረጃ እሰበስባለሁ። አካውንት ሲከፈትም ፎቶ ሀሻራቸውን ስልክ ቁጥር አይዲ ይሄን የመሳሰሉትን አንደኛ በማቀናጀት ፋይል ስለምናደርግ። ዞሮ ዞሮ እንደ መስሪያ ቤትም እንደ ግለሰብም ራስን ለማዳን የመስሪያ ቤቱን ኢሜጅም ከመጠበቅ አንፃር መረጃ እንሰባስባለን እንጠብቃለን። እንደዚህ ነው። በቃ ከለት አስከ እለት ስራዬ። እያንዳንዱ የስራ እርምጃዬ አርግ የምለውም ምባለውንም ተው የምባለውን ነገር መረጃ በመጠየቅ መረጃ በመቀበል መረጃ ፋይል በማድረግ ለነገ እንዳያስጠይቀኝ በማድረግ ነው። ስራዎቼን የማከናውነው ይኸው ነው።

አዎ የስራ ልብስ እለብሳለሁ ምክንያቱም ተቀጥሬ ስለምሰራ ድርጅቱ የሆነ የራሱ የቻለ ድሬሲንግ ኮድ ወይም ደግሞ የአለባበስ ስልት አለው። መስሪያ ቤቱ በሚፈቅደው መልኩ ነው የምለብሰው የማደርገው ልብስም ግን በራሴ ስራ ላይም አፐርታይም ወይ ደግሞ ትርፍ ሰዓት ከስራ በኋላ ስለምሰራ መጥቼ ቀሪ ልብሴን የስራ ልብስ እንደ ጓንት ወይም ደግሞ ለላ ልብሶቼ እንዳይ ቆሽሽብኝ የምያደርጉኝ ነገሮች ለብሼ ነው የምሰራው ግን እንደዚህ ቋሚ የሆነ ወይ ደግሞ ይሄ ለዚህ ድርጅት ነው ወይ ደግሞ የስራዬ ቦታየ ነው ብዬ የመረጥኩት ካላራ ወይ ደግሞ ያአዘጋጀሁት ዲዛይን በርግጥ የለም ግን ሆኖም በስራ ቦታዬ ላይ የምጠቀማቸው ልብሶች አሉ። የስራ ልብስ ብዬ ለራሴ እና ለቤተሰቤ በቃ እንትን አድርጓቸው አስቀምጫለሁ ግን እንደ አንድ ሰው የስራ ልብስ ትለብሳለህ ወይ የሚለው ቃል አዎ አዎ ነው መልሴ ለምን፣ ተቀጥረው ነው የምሰራው። ባንኩ ወይም ድርጅቱ የምያሠራኝ ወይም ደግሞ የቀጠረኝ የምከተለው ድረሱንግ ኮድ አለው። በዛ ድሬሲንግ ኮድ መልኩ አሰፍቼ ገዝቼ አሰፍቼ እለብሳለሁ አልፎ አልፎ ደግሞ ምን ጊዜም ባይሆን እንደ ፕሮሞሽን ወይ ደግሞ እንደ ማስታወቂያ ድርጅቱ ሁለት ሁለት ሸሚዞች ይሰጠናል ያው ዞሮ ዞሮ የምለብሰው ክስር ጨርቅ ሱሪ ክላይ ሸሚዝ በመጠቅጠቅ እና ከቆዳ ጫማ ጋር ወይ ደግሞ የሱፍ አለባበስ የምንለው ነው። ስለዚህ እንደዚህ ነው እንግዲህ የስራ አልባበሴ ሁሉንም የምንለብሰው እንደዚህ ነው።

ወተት አዎ እጠጣለሁ። እንግዲህ እኔ የክርስትና እምነት ተከታይ ነኝ። እንደ ሃይማኖቴ የማይፈቅድልኝ ወተት ቢኖር። ያው የግመል ነው። ከግመል ውጪ። ማንኛውም ወተት እጠጣላው። ባዮሎጂካልይ ሪኮመንድ ስለ ሚደረግ። ውስጥ ያለው ንጥረ ነገሮችን ለሰው ልጅ ገንቢ ሀሳብ። ገንቢ ሰውነት እና አልተያዩም ነገሮች። ስለሚጠቅም ወተት ያው እጠጣለሁ። ማንኛውም ሰው ያው ወተት ይጠጣል። ያ ነው እንግዲህ አስቤ

ፎቶዎችን በብዙ አይነት መልኩ ነው የማስቀምጠው። ድሮ ድሮ ላይ በአልበም ነበረ። አሁን ላይ ግን ከዛም ቀጥሎ በሜሞሪ ከዛ በኦላይን ላይ ጎግል ድራይቨር። በመቀጠል ሃርድ ዲክስ አሁንላይ ደግሞ ያው ብዙ ፕላትፎርሞችም እና አፕሊኬሽኖችም ስላሉ። ከቻልክ ፕሪሚየም ገዝተህ ካልቻልክ ደግሞ ባለክ አክሰሶች ታስቀምጣለህ። ለምን አንድ ቦታ ሄደህ ትውስታ ለማስተረፍ ወይ ደግሞ ያድ ነገር። የሚጠቅም ነገር ብለህ ምታስበው ነገር ለትውልድ ለልጆች ለትለያዩ ሰዎች ለማለት ወይ ደግሞ አንድ ነገር ያሉበትን ይዘት ወይ ደግሞ ሂደት ለማሳየት። ስለሚጠቅመኝ ደግሞ እንደ መማሪያም እንደ ታሪክም ስለሚሆን ወይ ደግሞ አንድ ህንፃ ፍቶ ብታስቀምጥ የሆነ ጊዜ የሆነ ጀነሬሽን ላይ ዳሜጅ ቢሆን እሱም ታይቶ ሪፕሌስ መደረግም ስለሚችል። ፎቶ ይቀመጣል። ያው በአልበም በስልክ በጎግል ድራይቨር እና በተለያዩ ፕላትፎርሞች። ይቀመጣል። ምክንያቱም ለትውስታ ለተለያዩ ነገሮች። ይቀመጣል።